በጣም አሪፍ ጥያቄ ነው አመሰግናለሁ ስለሰጣችሁ ጥያቄ በጣም አሪፍ ነው። ያው ጥያቄም እንደዚህ አይነት ጥያቄ አነሳው አንድና አክቲቭ እዕምሮን እንትን እንድናደርግ ይረዳናል። ነጭ ዳቦ ይወዳል ይላል ጥያቄው። ያው እኔ የምወደው አብዛኛው ያው ድፎ ድፎ ዳቦ ነው የምወደው ያ ድፎ ዳቦ በጣም። እወዳለሁ እፈልጋለሁ እንደዛ አይነት ዳቦ መብላት በጣም ነው የምወደው። እንደዛ ከድሮም ጀምሬ ስለምወድ እንደዛ አይነት ነገር በጣም የሚወደው ዳቦ ድፎ ዳቦ ነው። አሁን እራሱ በልቼ ነበረ በጣም አሪፍ ነው። ደግሞ እኔ በሳምንት አንዴ እንደዚህ አይነት ዳቦ መብላት በጣም ነው የምፈልገው። ያው ምወደው ዳቦ ድፎ ደቦ ነው። ያው ለዛ ነው። ጥያቄያችሁን በዛ መሰረት ሆኜ ነው የመለስኩት። ያው አስፈላጊም ነው። ያው የምወደው ነገር መናገርም ደግሞ እንትንም አይደለም ስለዚህ ድፎ ዳቦ ሆኖ በጣም የምወደው አመሰግናለሁ ቴንኪው ኦኬ አሪፍ

በጣም አሪፍ ጥያቄ ነው ቴንኪው ስለሰጣችሁኝ ጥያቄ አመሰግናለሁ። ስንት ቋንቋ ትችላለህ ይላል? እኔ ምችለው ቋንቋ ብዙ ነው ግን አብዛኛው ጊዜ እኔ በጣም የማወራው ቋንቋ እንደኛ አማርኛ ሁለተኛ ሃድይኛ ሶስተኛ ስልጥኛ እሞክራለሁ። ሶስት ቋንቋን እችላለሁ። ስለዚህ ከሶስት በላይ ቋንቋ አሁን እችላለሁ ግን ቋንቋ ማውቅ በጣም ጥሩ ነገር ነው ብዬ አስባለሁ። ብዙ ቋንቋ ማወቅ በጣም ጠቃሚ ያደርጋል። አሁን ለምሳሌ እኔ ስልጤ ብሄድ ስልጤ ላይ ምን እንደሚወራ ምን ሰው ከስልጤ ጋር የሚያወጣ ሰው በጣም መግባባት እችላለሁ። እና ደግሞ አማርኛ ነው ኢትዮጵያ ላይ ኢትዮጵያ ላይ ስለምንጠቀም ያው አማርኛም በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ አማርኛን እና ሐድይኛን ሐድይኛን ኢት ኢዝ ማዘር ላንጉጅ ብዬ ነው። የሚያስበው ስለዚህ አፍ መፍቻ ቋንቋ ከራሱ ሐዲይኛ ነው። ስለዚህ ሐዲይኛን እና ስልጥኛን ቋንቋን እና አማርኛን እችላለሁ። ቴንኪው በጣም አመሰግናለሁ አሪፍ ነው።

አሪፍ ጥያቄ ነው አመሰግንና አጉጊ እንትን እንትን አይነት ጥያቄ ነው ያው የቀረ ምግብ ትበላለህ? ይላል ድሮ ድሮ እበላለሁ ድሮ ድሮ አሁን ትንሽ ካደግኩና የራሴን ስራ መስራት ከጀመርኩ ወዲህ እኔ እንጂ የተውኩት። ድሮ እበላለሁ አዎ። ያው እንደውም እንደዛ ምግብ መብላት ያው ከተለመድክ ጥሩ ነው። ካልተለመድክ በጣም የቆሸሸና የመጨረሻ የሆነ ሰው የሚባለው ነገር ነው የሚመስለው ግን እንደዛ አይደለም። ያው ለምበላ ሰው። ትንሽ አስፈሪና እንትን። እንዴት ይባላል ምናምን የሚባለው ነገር። እንትን ነው እንትን ነው ጥያቄው በጣም እንትኑ ከባድ ነው። ግን ድሮ ድሮ እበላለሁ። አሁን ገና አልበላም ፈጣሪ ይመስገን የራሴም ስራም ይዣለሁ። ስለዚህ አንድ ሰሙን ተብዬ ስለምቆጠር እዛ የቀረ ምግብ አልበላም። የኔ የቀረው ሌላ ሰው ነው የሚበላው ቴንኪው በጣም እመሰግናለሁ አረፍ ነው

በጣም አሪፍ ጥያቄ ነው ያው አሪፍ ጥያቄ ነው ጥያቄው አመሰግናለሁ ስለሰጠቹኝ ጥያቄ። በመሬት ላይ መቀመት? ይመችሃል ይላል ጥያቄው። ያው አሪፍ ነው። ያው ለኔ ይመቻል በጣም ብዙ ጊዜ መሬት ላይ እቀመጣለሁ ያው አሪፍ ነው ብዬ አስባለሁ። ደግሞ መቀመጥም ከሌላ ነገር ከምንቀመጥ መሬት ላይ መቀመጥ በጣም የሚመቻል ያ ብዙ ጊዜ። ከአሁን በሬ ሊቅ ለኔ የምመቸው መሬት ላይ መቀመጥ ነው። ያው ብዙ ብዙ ጊዜ ብዙ ብዙ ጊዜ ለመቀመጥ ጠቃሚ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ መሬት ላይ መጠመጥ አሪፍ ነገር ነው አሪፍ ነው እንትን ነው ብዬ አስባለሁ። እያሰባሉ ያው እንደ እንትኑ ነው እንጂ ላኔ ነው እንጂ ለሌላ ሰው ምናልባት ላይመች ይችላል። ግን ለኔ በጣም ጥቃሚ ነው ብዬ አስባለሁ ለኔ በጣም እመቻለሁ ብዬ አስባለሁ። ቴንኪው እመሰግናለሁ። አሪፍ ጥያቄ ነው። ቀጥል ቀጣይ ጥያቄ ይጠብቃል

በጣም አሪፍ ጥያቄ ነው እኔ የምወደውና የምጣለው ነገሮች እያለበት ጥያቄ ነው ብዬ አስባለሁ። ያው ስለሰጣችሁኝ ጥያቄ በጣም አመሰግናለሁ። ጫጫታ በተገኘበት ትችላለህ ይላል ጥያቄው። እኔ ጫጫታ ላይ መቀመጥ ቢዙም አልወድህም እያው አካባቢ ጸጥ ያለ ቦታ ስለሆነ ብዙ ጊዜ ጫጫታ ላይ መቀመጥ አልፈልግም። ደግሞ እንደዛ አይነት ጫጫታ ባለበት ቦታ ላይ መኖር ራሱ በጣም ትንሽ ሚደብር ቦታ ነው ብዬ የሚያስበው ቦታ ነው። ጫጫታ ባለበት ቦታ ላይ ነው። ያው እንደዚህ አይነት ቪዲዮ ሪከርድ ለማረግም በጣም አስቸጋሪ ነገር ነው ብዬ አስባለሁ። አሁን እንደውም ጫጫታ ባለው ታይም ላይ ቪዲዮ ብን ሪከርድ ብናደርግ ያው ሪጀክት እያደረገ የሚያስቸግረው አብዛኛ ሰዎች መረዳት አቅቶ ነው። እንጂ ያጫጣ ባለበት ቦታ ላይ ቪዲዮ ሪከርድ ማድረግ ራሱ በጣም ከባድ ነው። ስለዚህ እንደዚህ አይነት ቦታ ብዙም አልወደም። ያው ጫጫታ ባለበት አካባቢ ብዙም መኖርም እንትን ማሳለፍም አልፈልግም። ቴንኪው አመሰግናለሁ

በጣም አሪፍ ጥያቄ ነው በጣም ምወደው ነገር ጠየቃችሁ አሁን በጣም ጸዴ ነገር ነው ብዬ አስባለሁ ጥያቄው ማለት ነው። የምትወደው ፍራፍሬ ምንድነው? ይላል ጥያቄው ያው እኔ ምወደው ፍራፍሬ የትኛውም ፍራፍሬ እወዳለሁ። ያው ፍራፍሬ በጣም ብዙ ጊዜ ስለምባላ ማለት ነው። አብዛኛው ምወደው ፍራፍሬ ብዬ ሚያስበው ሙዝ እንትን አቮካዶ እና ማንጎን በጣም ምወደው ፍራፍሬ ያው እንደዛ አይነት ምግቦችን መብላትም ደግሞ ለጤንነታችንም በጣም ራሳችን ከ ከበሽታም ዲፌንስ ለማድረግም እንደዛ አይነት ነገር ለመጠቀም ብዙ ጊዜ እንጠቀማለን ያው ለነዛ አይነት ነገር በ እንደዛ አይነት ፍራፍሬ መብላት በጣም ጥሩ ነው ብዬ አስባለሁ። ያው አሪፍ ምግብ ነው ብዬ መደምደም እችላለሁ። ያው በጣም ጥሩ ነገር ነው እንደዚህ አይነት ነገር ብንበላ ኖርማሊም ለሆድ ብቻ አይደለም ምንበላው። ለጤንነታችንም ጠቃሚ ምግብ ነው ብዬ አስባለሁ። ለብዙ ብዙ ሰው ብዙ ሰው ሚጎዳው እንደዛ አይነት ፍራፍሬ አይባልም። ዝም ብሎ አሁን ብር ካገኘ ስጋ ይበላል። ስጋ ከስጋ ምናገኘው ጥቅም እንደውም ከ ፍራፍሬ ምናገኘው ጥቅም በጣም በጣም ትልቅ ነው ስለዚህ ፍራፍሬ ብንባላ ፍራፍሬ በጣም አሪፍ ነው ብዬ አስባለሁ። እኔ ደግሞ ምወዳቸው ፍራፍሬ ሙዝ፣ አቮካዶና ማንጎ በጣም ምወደው ፓፓያ አራትኑን በጣም ሚወደው። ስለዚህ እንደዛ ምግቦችንም ደግሞ ባገኘው ልክ መበላት መብላትም ሞክራለሁ። እንዲህ እየበላሁ ነኝ። ደግሞ በጣም ጸዴ ነገር ብዬ አስባለሁ። ለብዙ ሰው መመከር መምከር ምፈልገው ነገር እንደዛ አይነት ነገር እንደዛ አይነት ምግብ ብንበላ ለነገ ለህይወታችንም ራሳችንም ከ ትንሽ በሽታን ዲፌንስ ለማድረግ እንጠቀማለን ቴንኪው

በጣም አሪፍ ጥያቄ ነው ሲኖችን መጠቀም ትወዳለህ ይላል ጥያቄው? ያው ባልወድም ግዴታ ሲሆን አጥባለሁ። ያው ብዙ ጊዜ አልወድም። እንደዛ አይነት ነገሮችን ብዙ ጊዜ መስራት አልወድም ግን። ያው ስትሄድ ምናምን ሲስተሮች ምናምን ካለሉ ግዴታ ስለሆነ ያው አጥባለሁ። እንደዛ አይነት ነገር ደግሞ መስራት ትንሽ አድርጎ ትንሽ አድርገን እራሳችን ዝቅ አድርገን እንድናይ የሚያደርገው ነገር አይደለም። ያው እራሳችን የምንሰጣቸው ቦታዎች ናቸው እንጂ። ያው ማጠብ ዝቅ ብለን ብናጥብ ምንም ችግር አይኖርም። ያው ማጠቡን አጥባለሁ ግን ብዙ ጊዜ አልወድም እንደዛ አይነት ነገር መስራት ማለት ነው ስለማልወድ ነው እንጂ። ትንሽነት ትልቅነት አይደለም። ስለዚህ በዚህም በዚህም በዚህ ነገርም ብዙ ሰው እንዲማር የምፈልገው ነገር። የስራ ትልቅነት ትንሽነት ሳይሆን ብዙ ጊዜ እንደዛ አይነት ነገሮችን መስራት አልፈልግም እንጂ ጥሩ ነገር ነው ብዬ አስባለሁ። ተንኪው

በጣም አሪፍ ጥያቄ ነው። አመሰግናለሁ ስለሰጣችሁ ጥያቄ በስራ ላይ ችግሮችን ትፈታለህ? ይላል ጥያቄው አዎ እፈታለሁ። እኔ ምችለው ጥያቄ ችግር ከሆነ መፍታት በጣም እፈልጋለው እንደዛ አይነት ነገሮችን ደግሞ መፍታትም ጥሩ ነው ብዬ አስባለሁ። ያው ብዙ ሰው ችግርን መፍታት። ትልቅ አድርጎ ነው የሚያዝ የሚያየው እኔ ግን ቀለል አድርጌ ነው መፍታት የምሞክረው። በስራ ላይ ደግሞ ችግሮች መቼም አይጠፋም። ስለዚህ ስራ ብዙ ሰው በኖረበት ቦታ ላይ ብዙ ችግር እንደሚኖር የተረጋገጠ ነው። ያኛው ችግር ደግሞ በቀላሉ በሲምፕል ወይ መስራት? መፍታት ይቻላል። ችግሮችን ደግሞ ትልቅም ትንሽም የምናደርገው ራሳችን ነን። ስለዚህ በስራ ላይ ችግሮችን ትፈታለህ? ወይ የሚል ጥያቄም ያው ኢት ኢዝ በጣም ሲምፕል ነገር ነው። ሲምፕል አድርጌ ነው የምፈታው። ደግሞ ጥሩ ነገር ነው ብዬ አስባለሁ። ቴንኪው አመሰግናለሁ በጣም አሪፍ ነው

በጣም አሪፍ ጥያቄ ነው። አመሰግናለሁ ስለሰጣቸውን ጥያቄ ከደንበኛው ከደንበኞቼ ጋር እገናኛለህ ይላል ጥያቄው አዎ እገናኛለሁ። ደንበኛ ክብር ነው፣ ንጉስ ነው። ደንበኛ ከሌለ አንድ ስራ መስራት በጣም ከባድ ነው። አንድ ሰው የሚከስረውም ትርፍ የማያገኘው ደንበኛ ደንበኛን አትራክት በማድረግ እና ባለማድረጌ ነው። ስለዚህ አንድ ሰራተኛ ከደንበኛ ጋር በጣም ቅርብ የሆነ ሪሌሽን ማገኘት መኖር ያስፈልጋል። እንደዛ አይነት ሪሌሽንሺፕ ከሌለ ደግሞ አንድ ሰው እየከሰረ ነው ማለት ነው። ስለዚህ ከደንበኛ ጋር ያለው ግንኙነት በጣም አሪፍ ነው ብዬ አስባለሁ። ከደንበኛ ጋር ትገናኛለህ ወይ የሚል ጥያቄ፣ አዎ አገናኛለሁ። ግዴታም ስለሚሆን ማለት ነው። ስለዚህ ግዴታም ነው። ኡን ለምሳሌ አንድ ሰው ዝም ብሎ ያለ ደንበኛ ቢሰራ ምንም አይጠቅምም ምንም አያደርግም። ስለዚህ እንደዛ አይነት ነገሮች መስራት ጥሩ ነው ብዬ አስባለሁ። አንድ ሰው ጥሩ ስራ ለመስራት ጥሩ ሰው ለመሆን ከደንበኛ ጋር ሪሌሽን ጥሩ ሪሌሽን መኖር ያስፈልጋል ብዬ አስባለሁ። አመሰግናለሁ።

በጣም አሪፍ ጥያቄ ነው አዎ አሪፍ እንደዚህ አይነት ጥያቄዎችን መመለስ። በበመቻሌ በጣም ደስተኛ ነኝ ያው አንደዚህ አይነት ጥያቄዎች ደግሞ አስፈላጊ ነው ብዬ የማስበ አውቃ አስባለሁ። ከስራ ባልደረቦችህ ጋራ ጥሩ ግንኙነት አለህ ይላል? አዎ በጣም ጥሩ አሁን ግንኙነት አለ። ደግሞ እንደዛ አይነት። ከስራ ባልደረቦቼ ጋር ያለው ግንኙነት ጥሩ በመሆኔ። በመሆን በጣም ደስተኛ ነኝ። ያው እንደዛ አይነት ነገር ደግሞ ከምንሠራው ጓደኞቼ ጋር። በየቀኑ ስለምንገናኝ ተኮራርፈን እንደዛ ተጣልተን እንደዛ ነገር ብንሠራ። ለም ለምንሰራው ስራም ጥሩም አይደለም። ለራሳችንም ጥሩ አይደለም ስለዚህ እንደዛ አይነት ነገር። ቢንቻል ብንችል ብንችል ተጣል መጣላት ይኖራል። ግን ተጣልተን ጥሩ የሆነ እንትን። ትንሽ ከቆየንም ብንታረቅ ታርቀን። ከስራ ባልደረቦቸ ጋራ ጥሩ የሆነ ግንኙነት ቢኖረን። በጣም የምመክራችው ነገሮች ነገር ነው ብዬ አስባለሁ። ስለዚህ እኔ ጥሩ የሆነ በዴ። ከስራ ባልደረቦቼ ጋር ያለው ግንኙነት በጣም ጸዴ ነው። ያው ከዚህ በኋላ በዛ መሰረት ቢቢቀጥልና ብንቀጥል። ያው መጥፎ ነው ያስባው ብዙ ሰዎች አመለካከታቸው ያልተ እንትን የሚያስቸሩ ሰዎች። ባለመኖሩ ሳይሆን ያው እየኖረን ዝም ብለን ያንን ችግረን። ዝም ብለን ብዙ ጊዜ ስለምንቆይ እዛ ጋ። ከዛ ከዛ ጋ ከምንቆይ ሰዎች ጋር ጥሩ ሪሌሽን መኖር ያስፈልጋል። ያው ስራ ራሱ ያስጠላል አብዛኛው ጊዜ ከተ ከተጣላን እዛ ጋ ቆመን መስራት ራሱ በጣም ነው የሚደብረው። ስለዚህ ስለሚደብር እንደዛ ያህል ነገር። ብንችል ብንችል እንደዚህ አይነት ነገሮችን ብንቀርፍ እና እንደዚህ አይነት ነገርም በአለም ባይኖር። ችግር ችግሮችን በጊዜ በኢንትኑ ብንፈታው በሲስተም ብንፈታው አሪፍ ነው ብዬ አስባለሁ። እመሰግናለሁ ቴንኪው።

በጣም አሪፍ ጥያቄ ነው ጥያቄውን ያው በዛ በሰጣችሁ ጥያቄ በእንትኑ ላይ መሰረት ዲፔንድ ሆኜ ለመመለስ እሞክራለሁ። ስራዎችን በቅድመ ተከተል ታስቀምጣለህ ወይ ይላል? ጥያቄው። አዎ አስቀምጣለሁ ስራዎችን በቅደም ተከተል ካላስቀመጠን ዝም ብሎ ብዙ ጊዜ ምንቸገረው። ያለ ቅድመ ተከተል አስቀምጠን ነው። ስለዚህ የምንሰራቸው ስራዎችን በቅድም ተከተል ማስቀመጥ ግዴታችን ነው ብዬ አስባለሁ። ያው አስፈላጊ ነገርም ስለሆነ ማለት ነው ስለዚህ እንደዛ አይነት ነገር ሲንሰራ። ብዙ ጊዜ ሰው ሚጎዳውና ብዙ ስራን በጣም ሚሰራው። በቅድመ ተከተል አያስቀምጥም ስራ አሁን አሁን ቀጣይ ቀጣይ እሄን እሰራለሁ እንደዛ ብሎ ቢያስቀምጥ። አይቸገርም ስለዚህ እንደዛ አይነት ነገር አስፈላጊ ነው ብዬ አስባለሁ። ማስቀመጥ ቅድመ በቅድመ ተከተል ማስቀመጥ በጣም አስፈላጊ ነገር ነው ብዬ አስባለሁ። ስለሰጣችሁኝ እንድል በጣም እመሰግናለሁ ጥያቄውን ተቀብያለሁ

በጣም አሪፍ ጥያቄ ነው። ጥያቄውን ለመመለስ እሞክራለሁ የልደትን እንዴት ታከብራለህ? ይላል ጥያቄው ያው ልደትን ሰው እንዴት እንደሚያከብር ብዙ ሰው ይረዳል ሊያውቅ ይችላል። ግን እኔ የማከብረው በኔ እኔ በቸአልኩት በራሴ አቅም ወጪም አስቤ ነው። ደግሞ የሚያወጣው ስለዚህ ብዙም አላካብደም የተወለድኩበት ቀን ስለሆነ ቀለል አርጌ ነው ማየው። ፈጣሪ ወደዚህ ምድር እስከሚመጣ ድረስ ከመጣ ወዲህም ከዚህ በኋላ ምን እንደሚሆን? ስለማላውቅ። የውልደትን እንዴት እንደሚያከብሩ። ለብዙ ሰው እንዴት እንዴት እንዴት እንዲህ እንዲህ ነው ብዬ በመናገር ባለመቻሌ ትንሽ አዝናለሁ። ግን ያው በቻልኩት አቅም በ በኔ አቅም ነው እንጂ በሌላ ሰው አይቼ አይደለም ብዬ አስባለሁ። ቴንኪው አመሰግናለሁ

በጣም አሪፍ ጥያቄ ነው። ስለሰጣችሁ ጥያቄ በጣም አመሰግናለሁ። ያው ባሰጣችሁት ጥያቄ መስራት ለመመለስ እሞክራለሁ በአካባቢው ድልድይ አለው። ይላል የስ በጣም አሪፍ ጥያቄ ነው። አለው ብዙ ጊዜ ህንድ ቻይና ጣልያን ምናምን የተሰሩ ድልድዮች አሉ። እኛ ጋር እኛ አካባቢ ማለት ነው። ስለዚህ ከሁሉም ያየሁትን በጣም ግረም የምለኝ ነገር ጣሊያን የሰራው ድሌ በጣም ጠንካራ እና በጣም እንትን ሆኖ ድልድይ ነው። አሁን እንዴውም ሌላ መንገድ ተሰርቶ ያኛውን ድልድይ ለማፍረስ ራሱ ብዙ ሰው ታግሎ ነበረ ግን በጣም ከበደ። ስለዚህ እንደዛ አይነት። ምን ምን እንዴት አይነት እቃ ተጠቅመው እንደሚሰሩ በጣም ግርም የሚለኝ እንደዚህ አይነት እቃ አሁን ይኖራል ወይ? የሚለውን ነገርን በጣም ከተገነዘብኩት። ጥያቄ ነው። አመሰግናለሁ ቴንኪው።

በጣም አሪፍ ጥያቄ ነው ስለሰጣችሁኝ ጥያቄ በጣም አመሰግናለሁ በጣም ጸዴ ጥያቄ ነው ብዬ አስባለሁ ቅመም ቅመም የበዛባት ቅመማ ቅመም የበዛባት ምግብ ትወዳለህ ወይ ይላል ጥያቄው። ያው በጣም ጸዴ ጥያቄ ነው ያው ቅመማ ቅመም የበዛበት አብዛኛ ጊዜ የማይወድ ሰው ይኖራል ብዬ አላስብም። እኔም በጣም እወዳለው። ያው አሪፍ ነው ብዬ አስባለሁ ለብዙ ሰው ማለት ነው ቅመማ ቅመም የበዛበት ምግብ ይጣፍጣል። ከዛ ደግሞ ብዙ እንትን ቅመማ ቅመም በዛ ከበዛ ለምግብ ጣፋጭነትም ከዛ አልፎም ደግሞ ኖርማል ምግቡንም ያው አትራክት ሆነን እንድንበላ ያው በትንፋሻቸው ራሱ በጣም ብዙ ሰው ማራኪ አትራክት አድርጎ የምንበላበት ምግቦች ናቸው። ብዬ አስባለሁ ስለዚህ ቅመማ ቅመም የበዛበት ምግብ። በጣም ጥሩ ነው ብዬ አስባለሁ ለብዙ ሰውም ደግሞ የምመክረው ነገር ነው። ቅመማ ቅመም ብንችል ብንችል ቅመማ ቅመማ የበዛበት ምግብ። ብንበላ አሪፍ ነው ብዬ አስባለሁ ለብዙ ሰው ማለት ነው ስለዚህ እኔ ደግሞ በጣም የምወደው ምግብ ነው። እንደዛ አይነት ምግብ ደግሞ አሁን ከብዙ ጊዜ የምበላበት ምግብ ራሱ እንደዚህ አይነት ቅመማ ቅመም ቢያበዛበት ነው። በጣም ጸዴ ነው ብዬ አስባለሁ። ያው እንደዛ አይነት ምግብ በየቀኑ ብንበላ ራሳችንም እንትን እንደማድረግ በጣም ጠቃሚ ነው ብዬ አስባለሁ። ያው ብዙ ሰውም ስለሚወድ ማለት ነው አሁን ለምሳሌ ብዙ ሴቶች አብዛኛ ጊዜ ቅመማ ቅመም የበዛበት ምግብ ነው የሚወዱት። አብዛኛዉን ጊዜ ወንዶች ናቸው አሁን ፍራፍሬ ምናምን የሚበላ። ከዛ ግን እኔም በጣም እወዳለሁ። እበላለው ደግሞ አስፈላጊ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ብዙ ሰው ዝም ብሎ በቃ ሽሮ ነው የምበላው ኖርማል ሽሮ የምበላው የሚበላ ሰው አለ። ግን ጥሩ አይደለም ቴንኪው አመሰግናለሁ

በጣም አረፍ ጥያቄ ነው? ላፕቶፕ አለ ወይ ይላል? ጥያቄው ያው እኔ ቅርብ ጊዜ ነው የያዝኩት ላፕቶፕ ላፕቶፕ አለ አዎ አለኝ። የራሴ የሆነ ላፕቶፕ አለኝ ያው አብዛኛው ጊዜ ቪዲዮ ምናምንም እሰራለሁ። ስለዚህ በላፕቶፕ አለ ይሄንን ግን ይሄንን ስራ የሚሰራው በስልክ ነው። ላፕቶፕ አለኝ የራሴ የሆነ ላፕቶፕ ኤት ጂቢ ላፕቶፕ አለኝ። ጂቢ ኤት ነው ግን ወደ ሰላሳ ስምንት ሺህ አካባቢ ነው የገዛሁት። የምፈልገው ሰው ካለ አሁንም ማስመጣት ይቻላል። አዎ ችግር ትንሽ እንትኖ ላይ ችግር አለ። እንጂ ባትሪ ምናምን ትንሽ እያስቸገረ ነው። ግን አሁን አሁን ያወጣው ጀነሬሽኑ በጣም አሪፍ ነው ብዬ አስባለሁ ቢዙ ጓደኞቼም ገዝቷል። ቴንኪው አመሰግናለሁ። በጣም አሪፍ ነው።

ቴንኪው በጣም አመሰግናለሁ ስለሰጣችሁ ጥያቄ አመሰግናለሁ አሪፍ ጥያቄ ነው። የምትወደው እንስሳ ምንድነው? ይላል ጥያቄው ያው እኔ የምወደውት እንስሳ። ብዙም እንስሳ አልወደም ግን እዛ የሚወደውኝ እንስሳ ነብር ነው። ነብር በጣም እወዳለሁ በቃ እንደ ነብር። በቃ በጣም ጠንካራና በቃ የወሰነ የሆነ ነገር ከወሰነ በቃ መሃል ተስፋ ማይቆርጥ። በጣም ጀግና ብዬ ሚያስብው እንስሳ በኔ ማለት ነው። ለኔ በበኩሌ በጣም ከባድ ነው ብዬ የሚያስበው ነብር ነው። ነብርንም ደግሞ በጣም የምወደው እንስሳ ብዬ ያሰብኩትና ደግሞ እንደዛ አይነት እንስሳ። ደግሞ ከሌላ እንስሳ በጣም ሚለየው። ለምሳሌ አንድ ነገር ከያዘ በቃ ተወው በቃ ገደለ ማለት ነው። በጣም እሱ ከያዘ በቃ ማስለቀቅ ምናምን አትችልም። ስለዚህ እኔ ነብር ምናምን አይችልም ስለደኩ በጣም ከባድ ነው ብዬ አስባለሁ። ስለዚህ ነብር ነው በጣም ምፈራውና በጣም ምወደው እንስሳ። ስለዚህ እንደነብር አሁን ለምሳሌ እንደ በእኛ አካባቢ ካቤራ ያ ካቤራ ማለት በሌላ አገላለጽ። ነብር ማለት ነው። ማለት ነብር እንደ ነብር እያሉ ብዙ ሰው በቃ ራሳችሁን በቃ ከፍ ለማረግ ከፈለጉ። ነብር ነው ብዬ የሚያስቡት ስለዚህ እኔ ምወደው እንስሳ ነብር ነው በጣም እወዳለሁ ነብርን ማለት ነው። ስለዚህ የምትወደው የምትወደውን እንስሳ ምንድነው? ሚለው ጥያቄ ይሄን ለመመለስ። እንደ ነገር ቢሆን በቃ የስራ ጠንካራ የሆነ ነገር ከያዘ በቃ ተስፋ አይቆርጥም። በቃ የመጨረሻው ጥግ አይሶ አይቶ ነው ሚያሳይ የእንትን ሚሆነው። ስለዚህ ነብር ነው ብዬ ለመመለስ እወዳለሁ በጣም አመሰግናለሁ። ቴንኪው ቀጣይ እጠብቃለሁ

አሪፍ ጥያቄ ነው ጥያቄውን ተቀብያለሁ ያው ጥያቄውን ለመመለስ እሞክራለሁ ያው በኔ በበኩሌ ማለት ነው እኔ የምጠቀመው። ዝናብ ሲዘንብ ምን ታደርጋለህ? ይላል ጥያቄው ያው ሁለት አማራጭ አለኝ ቤት ካለ ቤት ገባለው። ሌላኛው ደግሞ ቤት ከሌለ ወደ አሁን ለምሳሌ አብዛኛ ጊዜ እኔ የምጠቀመው ጥላ ነው። ስለዚህ ጥላ እጠቀማለው። የዛን ዝናብ ያስቸግራል። ያው መቼ እንደሚዘንብ ሳናቅ ዝም ብሎ አሁን ለምሳሌ ዳመና ምናምን ከወጣ በቃ። ሳንዘጋጅ የሚዘንበው ስለዚህ ከቤት ከወጣው ጥላ ምናምን ይዤ ነው የምወጣው። ጥላ እጠቀማለሁ ጥላ አድርጌ ነው የምወጣው። ምን ታደርጋለህ? የሚል ጥያቄ በዛኛው በዚህ መሰረት መመለስ እችላለሁ። ስለዚህ ዝናብ ሲዘንብ ምን ታደርጋለህ የሚል ጥያቄ? በዚህ እንትኑ ነው። በኔ በኩል እንደዛ ነው ብዬ የማስበው ወይም እንትን እጠቀማለሁ። ወይም ቤት እገባለሁ። ቴንኪው እመሰግናለሁ

በጣም አሪፍ ጥያቄ ነው አመሰግናለሁ የሰጣችሁኝ ጥያቄ ለመመለስ እሞክራለሁ። በቀን ስንት ሰዓት? ስልክ ትጠቀማለህ ይላል ጥያቄው በቀን እኔ የምጠቀመው ቢያንስ ሶስት ሰዓት። ያው ጠዋት ጠዋት እጠቀማለሁ። ማታ ማታ ከአራት ሰዓት እስከ ቢያንስ። አምስት ስልክ ላይ ኦንላይን ስራ ምናምን የምሰራ ከሆነ ወደ ስድስት ሰዓት። ሰባት ሰዓት እንደዛ አካባቢ እጠቀማለሁ። ስለዚህ አት ማክሲመም በቀን ሶስት ሰዓት አራት ሰዓት እጠቀማለሁ። ከዛ በበለጠ ብዙ ጊዜ አልጠቀምም። የማልጠቀመው ምክንያቱም አለ ስራ የራሴ ስራ አለ። ያንን ስራ በዛ ስራ ላይ ቢዚ ስለሚያደርግ ብዙ ጊዜ አልጠቀመም ስልክ። ግን ስልክ ቢንጠቀም ለጥሩ ነገር ከተጠቀምን በጣም አሪፍ ነው ብዬ አስባለሁ ለብዙ ሰው ማለት ነው። ስለዚህ እንደዛ ስልክ ምናምን ስንጠቀም አሪፍ ነው። ብዬ አስባለሁ ግን አብዝተን ከተጠቀምን ለአይንም ጥሩ አይደለም። በቃ እሱ ላይ ዲፔንድ ሆነን እንድንቀር ያደርጋል። ስለዚህ በሲስተም እና በእንትን መጠቀም ብንጠቀም ብዬ አስባለሁ። አሁን ለምሳሌ ለብዙ ሰው የምመክራቸው ነገር። ብዙ ሰው አሁን ስልክን በአግባቡ አይጠቀምም በቃ ቲክቶክ እያየ ሁለት ሰዓት አራት ሰዓት አምስት ሰዓት የሚቀመጡ ሰዎች አሉ። በቃ ዝም ብለው ማለት ነው። እየሳቁ ያኛው ሰው እኮ የሚያስቀውን ስራ እየሰራ ሌላኛው የራሱን ጥቅም አለው። እኛ ደግሞ ዝም ብለን እያየን ሁለት ሰዓት ሶስት ሰዓት አራት ሰዓት እንጠቀማለን ግን ይሄ ጥሩ አይደለም። በቃ ወደ ድህነታችን ወደ ድህነታችን እንድንገባ የሚያደርጋችሁ ነገሮች እንደዛ አይነት ነገር። ብንስቅ ምን ምን ምን ምን ጥቅም አለ? አሁን መሳቅ ብቻ ምንም እንትን አንሆንም። ስለዚህ በስራ ላይ ከሆነ ችግር የለም። በቀን እኔ ሶስት ሰዓት አራት ሰዓት ስልክ እጠቀማለሁ ግን ስጠቀምም ትክክለኛ ስራ ነው የምሰራው። በጣም አሪፍ ጥያቄ ነው። ቴንኪው አመሰግናለሁ። ቴንኪው